እኔ ደሞዝ የማገኘው በየወሩ ከ ሃያ አምስት እስከ ሰላሳ ባለው ቀን ውስጥ ነው። አንዳንድ ጊዜ ቀደም ብሎ በሃያ አምስት በሃያ ስድስት ይገባልናል። አንዳንድ ጊዜ ደግሞ በወሩ መጨረሻ በሃያ ዘጠኝ በሰላሳ ባለው ውስጥ ደሞዝ አገኛለሁ። ከዚያ ደሞዙ ሲመጣ ደግሞ መደበኛ ወራዊ ወጪዎች ስላሉ እነርሱን ወጪዎች እሸፍንበታል ለቤት ክራይ ለልጆች የትምህርት ቤት ክፍያ እና እንደ ቤት ውስጥ አስቤዛ ውጪ እጠቀማለሁኝ። አንድ አባባል እሚገርመኝ አባባል አለ ከደሞዝ ጋር በተገናኘ ወጪ መቼ ይበዛል ቢባል የደሞዝ ቀን ይባላል። ምክንያቱም ወጪ እሚመጣው ገቢ ሲኖር ነው። ገቢ ከሌለህ ብር የለኝም ብዬ ስለማስብ ምንም አይነት ነገር ለማውጣት አላስብም። ነገር ግን ብሩ ሲመጣ የወጪ አርስቶችም አብሮ ይመጣሉ። በእርግጥ አሁን ላይ የዋጋ ግሽበት በከፍተኛ ሁኔታ ስላለ የምናገኘው ደሞዝና የምናወጣው ወጪ ተመጣጣኝ አይደለም። ወጪው ይበዛል። ከዛ የተነሳ ብዙ እጥረት ያጋጥመናል። ሆኖም ግን ያው ያለውን አብቃቅቶ መጠቀም ግዴታ ስለሆነ። ከ ሃያ አምስት እስከ ሰላሳ እምቀበለውን ደሞዝ ለ አንድ ወር አብቃቅቼ መጠቀም ግድ ስለሚለኝ ያንን በአግባቡ በእቅድ ስራ ላይ አውላለሁ። ከ አቅሜ በላይ አላወጣም። ማውጣት ያለብኝና የግድ የሆኑትን አስቀድማቸዋለሁ። ለምሳሌ የቤት ክራይ ግድ ነው የልጆቼ የትምህርት ቤት ክፍያ ግድ ነው የቤት ውስጥ አስቤዛ ውጪ ግድ ነው። እነኚህን በመልክ በመልኩ በስርዓት አውጥቼ የሚቀር ካለ በተጠባባቂነት ወሩ እስኪያልቅ ድረስ ለልዩ ልዩ ለታክሲ ለመሳሰሉት ወጪዎች ስለሚያስፈልግ ይዘውና በአግባቡ እጠቀማለሁ። ብዙ ጊዜ ደሞዝ ሲመጣ በአግባቡ መጠቀም ካልቻልን ወሩን ለመጨረስ የምንቸገርበት ሁኔታ ሊፈጠር ይችላል። አብዛኛው ደሞዝተኛ ከወሩ ከገባ ከአስራ አምስት ወይም ከአስራ ስድስት ቀን በኋላ የገንዘብ እጥረት ምልክቶች ይታዩበታል። ሃያ ከሞላ በኋላ ደግሞ እጅግ በጣም ከፍተኛ ችግር ውስጥ ሲገቡ ይታያል ብዙ ሰዎች ያ የሚሆንበት ምክንያት ለምንድነው? ገንዘባቸውን በእቅድ ስለማያስተዳድሩ ነው። እኔ ግን ደሞዜን እንደተቀበልኩ በእቅድ በአግባቡ ስለምጠቀም በዛ ላይ ደሞ እግዚአብሔርም እንዲረዳኝ እግዚአብሔር ምክንያቱም እግዚአብሔር ሰላም ሲያደርግ እግዚአብሔር ጤና ሲያደርግ እግዚአብሔር አቅም ጉልበት ሲሰጥ ነው። ገንዘቡን እኔ ላሰብኩት ብቻ ማዋል የምችለው ለምሳሌ በመሃል የጤና መታወክ ቢያጋጥም እኔም ወይም ባለቤቴ ወይም ልጆች ቢታመሙ ለህክምና ብለን ስንሄድ ተጨማሪ ወጪ ነው። በአሁን ሰዓት ደግሞ የህክምና ወጪ የህክምና ብቻ አይደለም ማንኛውም ወጪዎች እጅግ የከበዱበት በጣም የተወደዱበት ሁኔታ ስላለ እነኚህ ተጨማሪ ወጪዎች ከመጡ በደሞዝ ብቻ ከወርወር ለመድረስ እጅግ ከባድ ይሆናል። ስለዚህ እዚህ ጋር ትልቁን ስራ የሚሰራው ማነው እግዚአብሔር ነው። እግዚአብሔር የመጣውን ብር ባርኮት በሰላም በጤና የግድ መውጣት ላለበት የውጪ መስመር ብቻ እንዲወጣ ሲያደርግልን ወሩን በሰላም መሻገር እንችላለን። የእግዚአብሔር አብሮነት ከሌለ ግን ደሞዙ አይደለም በትንሽ አይበቃም ትንሽ ነው በምንለው ቀርቶ ሚሊየን እንኳን ቢሆን እግዚአብሔር ካልባረከ ከንቱ ነው። እግዚአብሔር አብሮ ካልሆነ ካላከናወነ ከንቱ ነው። ስለዚህ ደሞዝ እምቀበለው ከሃያ እስከ ሃያ አምስት እስከ ሰላሳ ባለው ውስጥ ነው። እንደተቀበልኩ ደሞ በአግባቡ እስከሚቀጥለው ወር ድረስ እጠቀመዋለሁ።

በመሬት ላይ መቀመጥ አይመቸኝም። እኔ አልወድም እኔ መቀመጥ የምወደውና የሚመቸኝ ወንበር ወንበር ላይ ወይም ሶፋ ላይ ነው። በእርግጥ ሙስሊም ጓደኞች አሉኝ። እነሱ ቤት ስንሄድ እነሱ ምንጣፋ አንጥፈው ሁሉም መሬት ነው የሚቀመጡት። በግድግዳ ጥግ ጥግ ላይ የተቀመጠ ትራስ አለ። ከዚያ መሬት ተቀምጦ እሱን ትራስ ተደግፎ ሲጫወቱም ምግብ ሲበሉም በእንደዛ አይነት ሁኔታ ነው። እኔ ግን ስላለመድኩኝ በእንደዛ አይነት ሁኔታ መቀመጥ አልችልም። እና እነሱ ጋርም ሲሄድ ወንበር ላይ ነው ተቀምጬ የምጫወተውም ምግብ የምበለውም እንደዛ አድርጌ ነው። የእነሱ ግን በለምድ ያካበቱት ስለሆነ እንደውም ከወንበር ይልቅ መሬት ላይ ምንጣፍ ተነጠፎበት እሱ ላይ መቀመጥን ይመርጣሉ ይመቻቸዋል። ዘና ብለው ተቀምጠው ይጨውቱበታል በዛ ሁኔታም ምግብም ይመገባሉ። እኔ ግን ያ ልምዱ ስለሌለኝ አይመቸኝም ስለዚህ አልወድም። እንደውም መሬት ተቀምጬ ልበላ ብሞክር ስለሚታጠፍብኝ ምግቡም አይወርድልኝም። እና ቶሎ ብድግ ብዬ ወንበር ፈልጌ ወንበር ላይ ተቀምጬ ነው የምመገበው። ለመጫወትም ቢሆን አቀማመጤ ስለማይመቸኝ ወይ ወገቤን ያመኛል ወይ እግሬን ያመኛል ወይ ጉልበቴን ያመኛል እና ምቾት አይሰጠኝም እንቆራጠጣለሁ። እና ይቅርታ ጠይቄ ምናልባት ሰዎቹ መሬት እንደነሱ እንድቀመጥ ፈልገው ከሆነ እና ስነሳ ቅር እንዳይላቸው ይቅርታ ጠይቄ ወደ ወንበር ወይም ወደ ሶፋ ጋር ላይ ሄጄ እዛ ነው የምቀመጠው። ወንበር ምናልባት እኔ መሬት ላይ የምቀመጠው ወይም በመሬት ላይ የምሆነው። ልጄ ህፃን በነበረች ጊዜ እሷን ለማጫወት እሷ እንደምትሆነው ለመሆን ስል መሬት ላይ እንጣ ምንጣፍ አነጥፌ መሬት ላይ ቁጭ ብዬ እሷን ላጫውታት እችላለሁ። አድርጌያለሁም እንደዚህ እሷ እንደምትሆነው ከእሷ ጋር መሬት ላይ ሆኜ እኔ ላይም እየዘለለች እንድትጫወት እኔም ላጫውታት እንደሷ በዳዴ እየሄድኩ እንደሷ እየተቀመጥኩኝ መሬት ላይ ምንጣፍጨ አስቀምጬ ያደረኩበት ጊዜ አለ። ያ ግን ልዩ ጊዜ ነው ያ ህፃኗን ልጄን ለማጫወት ያደረኩት ነው እንጂ። እኔ እዛ ተቀምጬ ለመጫወት ወይም ደግሞ እዛ መሬት ላይ ተቀምጬ ምግብ መብላት ፈልጌ ተመችቶኝ አይደለም እሷን ለማጫወት ስል ብቻ የማደርገው ነው። ይሄ ነገር በሙስሊሞች ግን በተቃራኒ ነው አብዛኛው ሙስሊም ቤቶች ምንጣፍ ይነጠፋል። ዙሪያውን ጥግጥግ ግድግዳው ጥግጥግ ላይ የሚቀመጡ ትራሶች አሉ። የሚመጡ ሰዎች ጥግ ተቀምጠው ትራሱን ተደግፈው ይጫወታሉ ምግብ ይበላሉ። በዚያ ነው የሚያሳልፉት እንደውም አንዳንዶች እዚያው ጋደም ብለው እንቅልፋቸውንም የሚተኙበት ጊዜም አለ። እኔ ግን በመሬት ላይ መቀመጥ አይመቸኝም አልወድምም ምርጫዬም አይደለም። ዘልዬ ሄጄ ወንበር ላይ ነው የምቀመጠው ወይም ሶፋ ላይ ነው የምቀመጠው። እና ጓደኞቼ ልምድ እኔ ስለሌለኝ እንደነርሱ በመሬት ላይ መቀመጥ አልችልም። እነሱ ግን የረዥም ጊዜ ልምድ ስላላቸው በመሬት ላይ ካልተቀመጡ እንደው የእነሱ ደግሞ የእኔ ተቃራኒ ናቸው። በመሬት መቀመጥ ስለለመዱ ለመጫወትም ምግብ ለመብላትም ምንም ነገር ሲያደርጉ ለመጸለይም በዚያው ምንጣፍ መሬት ላይ ያነጥፋሉ። ትራስ ይደረድራሉ እሱ ላይ ተቀምጠው ይጫወታሉ እሱ ላይ ተቀምጠው ምግባቸውን ይበላሉ። ጸሎትም የሚጸልዩት እዛው በተቀመጡበት እዛው ተንበርክከው ነው። እኔ ግን ያ ልምድ የለኝም ያንን አድርጌ አላውቅም አላደኩበትም። ስለዚህ የእኔ ምርጫ ወይ ወንበር ወይ ሶፋ ላይ መቀመጥ ነው እንጂ መሬት ላይ መቀመጥ አይመቸኝም።

የይለፍ ቃሌን በጣም ነው የምጠብቀው። የይለፍ ቃሌ የምጠቀመው ስማርት ፎን ላይ ያለኝ ሲሆን እንዳይጠፋብኝ በጥንቃቄ የተለያየ ቦታ አስቀምጣለሁ። እና እጠብቃለሁ። ምክንያቱም ስልኬ ምናልባት በሌላ ሰው እጅ ቢገባ ሌላ ሰው ዝም ብሎ ከፍቶ የተለያየ መረጃ እንዳይወስድብኝ እንዳይነካ እንዳያበላሽብኝ። በፓስ በይለፍ ቃል እዘጋዋለሁ እቆልፈዋለሁ። ያ ይለፍ ቃል ደግሞ ምናልባት ብረሳው ማስታወስ እንድችል የተለየ ቦታ አስቀምጣለሁ። ለምሳሌ በሰልኬ ውስጥም አስቀምጠዋለሁ። ክላውድ ላይ አስቀምጣለሁ ሃርድ ዲስክ በውጭ ላፕቶፕ ላይ የሚሰካ በእንግሊዘኛ ኤክስተርናል አርዲስክ የሚባል ላይ እዛም ላይ አስቀምጣለሁ። ላፕቶፕ ላይም አስቀምጣለሁ። ይህንን ማደርገው ለምንድ ነው? ለጥንቃቄ ነው በጥንቃቄ መያዝ ስላለብኝ መጥፋት ስለሌለበት የይላፍ ቃሌን እጠብቃለሁ። ይለፍቃል በመጠቀሜ ምክንያት ለምሳሌ ስልክ ቢጠፋብኝ ስልኬን በቀላሉ ከፍተው የተለያየ መረጃ ሊወሰድብኝ አይችልም ወይም ደግሞ ገንዘብ ከስልኬ ውስጥ ስልኬን በመጠቀም ገንዘብ ከአካውንቴ አይወሰድም። እና የይለፍ ቃል ለዚህ ይጠቅመኛል። ነገር ግን ከረሳሁት ደግሞ እኔም ስልኬን ለመክፈት ስለሚቸገረኝ እንዳይጠፋ ብራሳው ላገኘው ምችልበት ቦታ ላይ በጥንቃቄ አስቀምጣለሁ። ቤት ባለቤቴም ልጆቼም ይህንን ልምድ እንዲያካብቱ ለነሱም እነግራቸዋለሁ እነሱም የለፍ ቃላቸውን በጥንቃቄ እንዲያስቀምጡ እመክራቸዋለሁ። በቴክኒካል ጉዳዮች ላይ ደግሞ እኔ እረዳቸዋለሁ። ከሙያ አንፃር እኔ የቴክኒክ ሰው ስለሆንኩኝ በሙያ ኤሌክትሪካል ኢንጂነር ነኝ የብዙ አመት ኮምፒውተር እና ተዛማጅ መሳሪያዎች ላይ ልምድ አለኝ። እና ከዚያ ልምዴም በማጋራት በጥንቃቄ የይለፍ ቃላቸውን እንዲያስቀምጡ ምናልባት ተወስዶ ከሆነ ተሰርቋል ብሎ የሚጠረጥሩ ከሆነ ደግሞ በየጊዜው እያዩ እያጣሩ መቀየር እንዳለባቸውም እመክራቸዋለሁ። እኔም ለራሴ እንደዚህ አደርጋለሁ። አንዴ ያወጣሁት የይለፍ ቃል ምናልባት ሰው እጅ ሊገባ ይችላል ብዬ የማስብ ከሆነ የምጠረጥር ከሆነ እቀይረዋለሁ። የቀየርኩትን ደግሞ እንደዚሁ የበፊቱን ያስቀመጥኩበት ቦታ ሄጄ እዛው የተቀየረው አዲሱን እዛ አስቀምጣለሁ ክላውድ ላይም እንደዚሁ አስቀምጣለሁ። ብዙ ጊዜ የይለፍ ቃል ሊሰረቅ ይችላል ሰው እጅ ሊገባ ይችላል ብለን በምንቀይርበት ሰዓት የሚቀያየረው ብዙ የሆነና የትኛው ትክክለኛው እንደሆነ አሁን ላይ የሚሰራው የትኛው እንደሆነ ለማወቅ የምንቸገርበት ሁኔታ ይፈጠራል። ስለዚህ ያ እንዳይሆን ጥሩ የሚሆነው ሁል ጊዜ የይለፍ ቃል እንደቀየርኩኝ የበፊቱን የይለፍ ቃል ያስቀመጥኩበት ቦታ ሄጄ ያንን አጠፋለሁ እንዳያሳስተኝ ለሌላ ግዜ እንዳያሳስተኝ ያንን አጥፍቼ አዲሱን አስቀምጣለሁ። እና በእንደዚህ አይነት ሁኔታ የይለፍ ቃሌን እጠብቃለው። ከኮምፒውተር ላይ ከማስቀመጥ ስልክ ላይ እና ከላውድ ላይ ከማስቀመጥ በተጨማሪ ደግሞ አሁን የጀመርኩት ወረቀት ላይ ማስታወሻ ደብተር አለኝ። በማስታወሻ ደብተር ላይም በጥንቃቄ ጽፌ አስቀምጣለሁ። ከዛ ስቀይር የበፊቱን ሰርዤአዲስ የቀየርኩትን እጽፍና አስቀምጣለሁ። ስለዚህ ስንት ቦታ ይኖረኛል ማለት ነው። ስልኬ ላይ ይኖረኛል ላፕቶፕ ላይ ይኖረኛል የ የውጪ ሃርድ ዲስክ ላይ ይኖረኛል ክላውድ ላይ ይኖረኛል።

እኔ የምወደው እንስሳ ድመትና ውሻ እና ከብቶችም እወዳቸዋለሁ። ከብቶች በተለይ ልጅ ሆኜ ከብቶችን እናረባ ነበር። ቤተሰቦቻችን ወላጆቻችን እኛን እኔና ወንድሞቼ እህቶቼን ሲያሳድጉ የገቢ ምንጭ የነበረው የአባታችን ደሞዝ ብቻ ሳይሆን ከብቶች በማርባት ወይፈን በማደል በመሸጥ ሲሆን ከከብቶች ደግሞ ወተት በማለብ የወተት ተዋጽኦ በመሸጥ ወተትና የወጥት ተዋጽኦ በመመገብ በዚያ ነው ያደግነው። እና ከዚያ ጋር በተገናኘ ከብቶችን እናረባ ነበር። እና ከብቶችን እወዳቸዋለሁ ላሞችን ጥጃ ወይፈን ግደር ኮርማዎችን እንዲሁ እወዳቸዋለሁ። ከዛ በተጨማሪ ደግሞ ውሻና ድመትም ደስ ይሉኛል ያዝናኑኛል ታማኛች ናቸው። ለባለቤታቸው የሚሆኑት ነገር እጅግ ያሳዝኑኛል። ውሻ ለምሳሌ ታማኝነቱ በጣም የሚገርም ነው። ባለቤቱ ጥሎት ቢሄድ እሱ ያንን ቤት ያደነበትን የባለቤቱን ቤት ባለቤቱ እስኪመጣ ድረስ በታማኝነት ይጠብቃል። ባለቤቱ መቶት እንኳን ውሻው አስቸግሮ የሆነ ስህተት ሰርቶ ለምሳሌ እኔ ያሳደኳትውሻ መትቻ ግን ተመልሳ በፍቅር እኔን ትፈልጉኛለች እኔን መላስ ከኔጋ መጫወት ትፈልጋለች። ቅድም መትቻ አሁን እኔ ጋር መላላስ መጫወት መሯሯጥ ትፈልጋለች። ድመትም እንደዚሁ እና ከዚህ የተነሳ በፍቅራቸው ይገዙኛል። እነሱ ፍቅር የሚሰጡ እንስሳቶች ናቸው ታማኞች ናቸው። እና ሳሻሻቸው ደስ ይላቸዋል እቅፌ ውስጥ ገብተው ቁጭ ይላሉ። እንዳጫውታችሁ ይልሱኛል ይነካኩኛል በፊት እግራቸው ይነካኩኛል እንዲህ እንዲህ እያደረጉ ያዝናኑኛል እና ከዚያ የተነሳ እጅግ በጣም እወዳቸዋለሁ። እንዲርባቸው አላደርግም ለእነሱ ተብሎ ለውሻና ለድመት ተብሎ የሚመረት ምርት ስላለ። እኛ ሀገር በሱቅ ሱፐር ማርኬት ውስጥ አይገኝም። ውጭ ሀገር ቢሆን ሱፐር ማርኬቱ ልክ ለሰዎች የሰዎች ምግብ እንደሚደራደረው ለውሻና ለድመትም እንዲሁ በሱፐር ማርኬት ውስጥ መደብ ተቀምጦለት ሼልፍ ላይ ምግባቸው ተደርድሮ ይሸጣል። እኛ ሀገር ግን በሱፐርማርኬት ውስጥ ሳይሆን በተለያየ ቦታ የ የድማት የውሻ የዶሮ የከብቶች መኖም ይሸጥበታል። ከዚያ ገዝቼ እሰጣችኋለሁ ወይም ደግሞ በቤት ውስጥ አዘጋጃለሁ። በቤት ውስጥ እነሱ የሚወዱትን ከስጋም አጥንትም ፈጥቄ ሰብሬ ፈጥቄ እኛ ምንበላውንም ለምደዋል ወሻውም ድመቱም ለምደዋል። ድመቷ በተለይ ወተት ስለምትወድ ወተትም ከሱቅ ገዝቼ እመግባታለሁ። እና የምወደው እንስሳ ድመትና ውሻ ነው። እነሱን ደግሞ በተለየ ሁኔታ እየተንከባከብኩ ያዝናኑኛል። በተለይ ከቤት ከስራ መጥቼ ወጣ ስል በእግሬ እየተራመድኩኝ ንፋስ መቀበል ስፈልግ ብዙ ጊዜ ውሻዬን ይዤ እወጣለሁኝ። እና ውሻዬም እድትናፈስ አደርጋለሁ አየር እንድትወስድ አደርጋለሁ እግሯን እንድታፍታታ አደርጋለሁ። ያንን ሳደርግ በጣም ደስ ይላታል ትይሯሯጣለች ወዲህ ወድያ እየተሯሯጠች እየመጣች እላዬ ላይ ትዘላለች። እና ደስታ እንደሚሰማት በዛም አውቃለሁ። እና ራሴንም እያዝናናሁ ውሻዬንም አዝናንቼ ተመልሼ ወደ ቤት እገባለሁ።

የጨረቃ ብርሃን በጣም ነው ደስ የሚለኝ በጣም ያዝናኛል ያዝናናኛል። በተለይ ምሽት ላይ ከባለቤቴ ጋር በረንዳ ቁጭ ብለን የጨረቃ ብርሃን እያየን- የተለያዩ ጨዋታዎችን እንጫወታለን። እንዝናናለን። ነፋስ እንወስዳለን። ንጹህ አየር እንቀበላለን። ጨረቃዋን እያየን በጨረቃ ብርሃን ውስጥ ሆነን- አንዳችን ለሌላችን ያለንን ፍቅር እንካፈላለን። ከዚያ በተጨማሪ ደሞ የእግዚአብሔርን የእጆቹን ስራ እያየን እግዚአብሔርን እናደንቃለን። እናወድሳለን። ጨረቃን ከዋከብትን በዛው እያይዘን ፀሀይን በአጠቃላይ አለም አለማትን እግዚአብሔር እንዴት እንደፈጠረ እንዴት እንዳዋቀራቸው- እያየን የእያንዳንዱንም አሰራር ዝም ብለን እየተነጋገርንበት ስለ እግዚአብሔር ታላቅነት ስለ እግዚአብሔር ፈጣሪነት ስለ እግዚአብሔር አስገራሚ የእጆቹ ስራዎች- በአድናቆት እንነጋገራለን። እና የጨረቃ ብርሃን በራሱ ከፀሀይ ብርሃን ይልቅ የራሱ የሆነ ስሜት የሚፈጥር ነገር ነው። በተለይ አዋሳ እያለን ግቢያችን ሰፊ ስለሆነ ከቤት ወጥተን ግቢ ውስጥ ወንበር ይዘን ቁጭ ብለን- የጨረቃ ብርሃን ውስጥ ሆነን ብዙ ነገር እንጫወታለን። ስላሳለፍነው ነገር እንጫወታለን። አሁን ስላለንበት እንጫወታለን። ስለወደፊቱ ስለምናስባቸው ነገሮች እንጫወታለን። ስለ እየሱስ ክርስቶስ አድራጊነት እንጫወታለን። ያንን ብርሃን እግዚአብሔር እንዴት እንደፈጠረው። እንዴት እንዳዋቀረው እንነጋገራለን። ከዚያ መሸ ብለን እኛ እንተኛለን። እደገና ደሞ ነጋ ብለን የምንነሳበት ኡደቶች የቀን ና የምሸት ኡደቶችንም እያነሳን እንነጋገራለን። ቁጭ ብለን የምናነሳ የምናወጣ የምናወጣ የምናወርደው የምንጫወተው የምንወያየው ነገር በራሱ ልዩ ስሜት የሚፈጥርና እጅግ ደስ የሚል ነገር ነው። አንዳንድ ጊዜ እንደውም ከቤታችንም ወጥተን በመንገድ ላይ- በጨረቃ ብርሃን ውስጥ በመንገድ ላይ እየተራመድን መሄድ እየተጫወትን በመንገድ ዳር እያወራን ስንሄድ ራሱ- የሚፈጥርብን ልዩ ደስታ አለ :እና እንደዚህ አይነት የጨረቃ ብርሃን ጋር- መሰል የፍቅር ግንኙነት አለን ማለት ነው። እና የጨረቃ ብርሃን አፍቃሪ ነኝ። ልክ ፀሀይ ስትጠልቅ የሚፈጥርብኝ ደስታ አይነት የጨረቃ ብርሃንም እንደዚሁ ትልቅ ደስታ በውስጤ ይፈጥራል። ስትጠልቅ ማየት እንደምወደው ሁሉ በጨረቃ ብርሃንም ውጪ በረንዳ ላይ ቁጭ ብሎ ቡና መጠጣት መጫወት- የተለያዩ ነገሮችን መወያየት እንዲህ እንዲህ አይነት ነገር በጣም ነው ደስ የሚለኝ። በጣም ነው የምወደው። አዘውትሬም አደርገዋለሁ። አሁን የምኖርበት እዚህ በአዲስ አበባ ተከራይቼ በምኖርበት ቤት ሰገነቱ ላይ ፎቅ ቤት ነው ሰገነቱ ላይ ወጥተን- ከባለቤቴ ጋር በጨረቃ ብርሃን ስር በፎቁ ሰገነት ላይ ቁጭ ብለን ከተማውን ወደ ታች እያየን- በልዩ ውበት በልዩ ድምቀት ከተማው አብራ እናያለን። አምራ እናያለን። እሱን እያየን እግዚአብሔርን እያደነቅን እግዚአብሔርን እያከበርን- ስላሳለፍነው አሁን ስላለንበት ልዩ ልዩ ጨዋታዎች እየተጫወትን ቀልዶችን እየተቀላለድን- በጨረቃ ብርሃን ውስጥ ሆነን ምሽት ፎቅ ላይ ሲሆን ደግሞ ልዩ ስሜት ይፈጥራል። እጅግ ደስ የሚል ስሜት ይፈጥራል። እዚያ አንዳንዴ ረጅም ሰዓትን እንቆያለን እየተጫወትን። በሰገነቱ ላይ ከተማውን ወደ ታች- የጨረቃ ብርሃን በለቦግ ብሎ ከተማዋንም እያየን እየተዝናናን በልዩ ደስታ እናሳልፋለን።

ወደ ገበያ የሚሄደው በሳምንት አንድ ቀን ነው። እሱም ቅዳሜ ወይም እሁድ ነው። ይህንን የመረጥኩበት ምክንያት ደግሞ የሰንበት ገበያ ስላለ ከሰንበት ገበያ ለመሸመት ብዬ ነው። የሰንበት ገበያ የምመርጥበት ምክንያት አንደኛ ምርቱ በቀጥታ ከገበሬዎች የሚመጣ ነው። ሁለተኛ ቦታው ለቅዳሜና ለእሑድ ብቻ የተፈቀደላቸው እና ምንም አይነት የክራይ ክፍያ ስለማፍፈፅሙ ዋጋው ይቀንሳል። እዚህ ጋር የክራይ ወጪ ስለሌለባቸው ብቻ ሳይሆን ምርቱ ከማሳ ወይም ከገበሬው በቀጥታ እዚህ ጋር መጥቶ የሚሽት ስለሆነ በመሃል ላይ በደላላ ምክንያት የሚጨመር ምንም አይነት ጭማሪ ዋጋ አይኖርም። ስለዚህ ገበሬዎቹ ምርቱን ያመረቱበት ለማምረት ያወጡት ወጪ ላይ እዚህ አምጥተው አድርሰው እስኪሸጡልን ድረስ ያወጡትን ወጪዎች ላይ የራሳቸውን የተወሰነ ትርፍ ጨምረው ስለሚሸጡ ዋጋው ይቀንሳል። በተጨማሪ ንጹህ ምርት በቀጥታ ከገበሬው ይገኛል። ስለዚህ ይሄንን የሰንበት ገበያ ተጠቅሜ ስለምሸምት ወይም ስለምገዛ ወደ ገበያ የሚሄደው በሳምንት አንድ ቀን ነው። አትክልቶችን ልዩ ልዩ ፍራፍሬዎችን ገዝቼ እገባና ለሳምንት የሚሆነንን ፍሪጅ አስቀምጠን እንጠቀማለን። ከዛ በሚቀጥለው ሳምንት እንዲሁ ወይ ቅዳሜ ወይ እሁድ እንገዛለን። በብዛት ባለቤቴ ስራ ስለማትገባ እሁድ እለትን እንመርጣለን። እሁድ እለት ከቤተክርስቲያን መልስ ከሰአት በኋላ እኔና እሷ አብረን ሄደን እንገዛለን የሚገዛው የሳምንቱ በርከት ያለ ስለሆነ መተጋገዝ ስለሚኖርብን አብረን ሄደን ገዝተን እናመጣለን። ፍሪጅ ውስጥ አስቀምጠን እንጠቀማለን። እና ገበያ ምሄደው አንዴ ነው። ምናልባት በመኃል ከቅዳሜና ከእሑድ በፊት ሚገዙ ነገሮች ቢያጋጥሙን እዛው ሰፈር ውስጥ ከሱቅ እንገዛለን እንጂ ወደ ገበያ አንሄድም። ወደ ገበያ የሚያስኬደን ይሄኛው ሳምንታዊ ግዢ ብቻ ሲሆን ነው። እና እሱንም የመረጥንበት ቅድም እንዳልኩት ጥራት አለው ንጹህ ምርት እናገኛለን። ዋጋ የሚቀንስ ምርት እናገኛለን። አማራጭ ደግሞ ሰፊ አማራጭ አለው። ገበያ ስለሆነ አማርጠን ነው የምንገዛው። እና በግዢ ላይ ትልቁ ነገር ዋጋ ብቻ ሳይሆን ጥራት ያለውን ንጹህ አትክልቶች ማግኘት ቀላል አይደለም። በዚህ ጊዜ ንጹህ እናገኛለን ጥራት ያለው አትክልቶች እናገኛለን። አማራጩን ሰፊ ነው አቅራቢዎቹ ብዙ ስለሆኑ ከአንዱ ሌላኛው ጋር ከሌላኛው ወደ ሌላኛው እየሄድን አማርጠን በዋጋም በጥራትም አማርጠን እንገዛለን። የምንገዛው ደግሞ ከመደበኛው ግዢ ጋር ሲነጻጸር የዋጋ ልዩነቱ ብዙ ነው ስለዚህ ብዙ እናተርፍበታለን ማለት ነው። እና ከዚህ የተነሳ ወደ ገበያ የሚሄደው በሳምንት አንድ ቀን የአማራጭ በወር አራት ጊዜ መሆኑ ነው። ምናልባት በሳምንት ሁለት ቀን ማድረግ ብፈልግ ብዙ መግዛት አለብኝ ብዙ ከገዛው ደግሞ የሁለት ሳምንት ከገዛው ፍሪጁ ስለማይበቃ ሊበላሽ ይችላል። እና ያ እንዳይሆን ለሳምንት የሚበቃንን ብቻ ገዝተን እንጠቀማለን። ምናልባት እንግዶች መጥተው ቤታችን ካረፉ ተጨማሪ ሰው ስለሚኖር አጠቃቀማችን ይጨምርና ሳምንቱ ሳይደርስ ሊያልቅ ይችላል። በዚህ ጊዜ ለአንድ ቀን ወይም ለሁለት ቀን ብለን ገበያ አንሄድም። ነገር ግን ከሱቅ እንገዛና በተለመደው ሁኔታ የሰንበት ገበያ ቅዳሜና እሁድ ስለሆነ ሚቆመው ቅዳሜና እሁድ ከሁለቱ አንዱ ቀን መርጠን ይህንን ገዢ እንደተለመደው እናከናውናለን።

ይቅርታ መጠየቅ ቀላል አደለም ይቅርታ መጠየቅ ራስን ማሸነፍ ይፈልጋል። ምክንያቱም ሰው ሁሉ ራሱን ከፍ አድርጎ ማየት ስለሚፈልግ ራሱን ዝቅ ዝቅ ማድረግ ስለማይፈልግ ይቅርታ ሲጠይቅ የተሸነፈ ይመስለዋል። ከዛም ባሻገር ሌላኛው ይቅርታ የሚጠየቀውም ሰው ብዙ ጊዜ እንዳሸነፈ ይቆጥራል። ከዛ በዚህ ሁለቱ ምክንያት ይቅርታ ጠያቂው ራሱን እንደተሸነፈ ስለሚቆጠር ይቅርታ የተጠየቀው ደሞ ራሱን እንደ አሸናፊ አድርጎ ስለሚቆጥር ብዙ ጊዜ በሰዎች መካከል ይቅርታ መጠየቅ የተነሳ ከባድ ይሆናል። ነገር ግን ይቅርታ መጠየቅን የመሰለ የእረፍት መንገድ የለም። ይቅርታ መጠየቅና ይቅርታ መቀበል ይቅርታ መስጠትን የመሰለ ነገር በሰዎች መካከል ለሚል ሊኖር ለሚገባው ሰላማዊ ኖሮ እጅግ መሰረታዊ የሆነ ጉዳይ ነው። ሰዎች ሌላውን ሰው ሲበድሉ መበዳላቸውን ተረድተው አምነው ይቅርታ መጠየቅ እጅግ አስፈላጊ ነገር ነው ብዬ አስባለሁ። ይቅርታ የሚጠየቀውም ሰው ጀብደኛ ሳይሆን እሱ እንዳሸነፈ ሳይቆጥር የትልቅ ሰው አስተሳሰብ መሆኑን ተቀብሎ ይቅርታ ጠያቂውን አክብሮ ይቅር ይቅር ሊል ይቅርታውን ሊቀበል ይገባል። ይሄ ለሁለቱም ፈውስ የሚያመጣ በሁለቱም መካከል ያለውን ግንኙነት ወደጤናማ መንገድ የሚያስገባ እግዛቤርም የሚወደው ደስ ሚያሰኝ ነገር ነው። እና በሰዎች መካከል ይቅርታ መጠየቅ ከባድ ቢሆንም ይህንን ከባድ ይቅርታ የመጠየቅንተግዳሮት ለተሻገሩት ቀን በመካከላቸው እጅግ የሚገርም ፍቅር ይፈሳል እንጂ የሚገርም ሰላም ያወርዳል። እና ይቅርታን የሚያከብደው የውስጥ ትእቢት ነው። አልሸነፍ ባይነት ነው። እልህ ነው። ይሄ በሁለት ሰዎች መካከል ብቻ ሳይሆን ሀገርን አለምን ጭምር አሁን ባለንበት አስጨናቂ ሁኔታ ውስጥ የከተተው መንግስታት ጥፋታቸውን ስለማያምኑ ይቅርታ ለመጠየቅ ዝግጁ ስላልሆኑ። ይቅርታ የሚጠየቀውም ይቅርታን ለመቀበል እና ይቅር ለማለት ዝግጁ ስላልሆኑ አለም በጭንቅ ውስጥ ነው ያለችው። እግዛብሄር ደግሞ ሰዎችን ከሀጢያታቸው እንዲሁ ይቅር ብሏቸው ይድኑ ዘንድ ጌታ ኢየሱስ ክርስቶስን ከሰማይ ሰማያት ልኮ ምህረት አድርጎ በይቅርታ እንድንኖር ምሳሌ ሆኖ አሳይቶናል ኢየሱስ ክርስቶስ ሊሰቅሉት እየደበደቡ ሚወስዱትን ሁሉ የሰቀሉትን ጭምር የሚያደርጉትን አውቅምና ይቅር በላቸው ነው ያለው። ስቲፋኖስ ሲወገር ከመሞቱ በፊት እየተደበደበ እየወገሩት ጠላቶቹን ወጋሪዎቹን ደብዳቢዎቹን የሚያደርጉትን አያውቁምና ይቀርበላቸው ነው ያለው። ስለዚህ ሰዎች ይህንን ህይወት ልንለማመድ ይገባል። እኔም ራሴን እያለማመድኩ ያለሁት ይሄ ነው። እግዚአብሔርም ስንለምነው ምን ብለን ነው የምንለምነው የበደሉንን ይቅር እንደምንል። በደላችንን ይቅር በለን ስንል ነው ብለን ነው የምንጸልየው። ይሄ ማለት የበደሉንን ይቅር ስንል ብቻ ነው የእግዚአብሔር ይቅርታ የሚገባን። የበደሉን ይቅር ካላልን እኛም ይቅር እንደማንባል ያስታውቃል ማለት ነው። ይቅርን ልንባል እንደማንችል ይሄ ጸሎት ይገልጻል ማለት ነው። ስለዚህ እኛ በእግዚአብሔር ዘንድ ይቅር እንዲባልልን እኛም የበደሉንን ይቅር ማለት አለብን። ይቅርታ ለበዳይም ለተበዳይም እጅግ አስፈላጊ ነገር ነው። ሰዎች ከትዕቢትና ከእልህ ወጥቶ ይቅርታ መስጠትና ይቅርታ መቀበል ለማህበራዊ ግንኙነት እጅግ አስፈላጊ ጠቃሚ እግዚአብሔርም የሚወደው ነገር ነው ብዬ አምናለሁ።